የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ ላይም ሁሉ እየሰራ ነው ትኩረት ማድረግ አለብኝ። የስልክ ምልክቶችን አላየሁም ሁል ጊዜ ለስራ ነው። በአደረቦቼም እንዲህ ሆናቸው እርስ በእርስ ነበር እንበረታታለን ትንሽ ጊዜ ይቀረናል። በደንብ መስራት አለብን ስህተቶች መኖር አይችሉም። ጊዜው ሲደርስ ፎቶ ይሰማኛል ግን አሁን መታገል አለብኝ

የንግድ አውታረ መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎች መጠቁም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ ራሴን አስታውቄያለሁ። ስለ ስራዬ ተናግሬያለሁ ሌሎችም ስለ እነሱ ነግረውኛል የንግድ ካርዶች ተለዋወጠን የሚገርም የሙያ አጋጣሚዎች ሰማሁ። አንዳንዶች ምክር ሰጥተውኛል የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተባበር ይህ እድል አመሰግናለሁ። የስራ አውታረ መረብ ለእድገት አስፈላጊ

ጠዋት ስነቃ በጣም ደስ ይለኛል አዲስ ቀን እየጀመረ ነው። መጀመሪያ ቡና እጠጣለሁ ከዛ ቁርስ እበላለሁ የጧት ጊዜ በጣም ጸጥተኛ ነው። ሙቅ ያለ ውሃ ታጥቤ እወጣለሁ። ከዛ ንጹህ ልብስ እለብሳለሁ አይ ሞሪ በጣም ንቁ ነው የእለቱ ስራ ለመጀመር ደስ ይለኛል። ጠዋት ላይ ሁሌ እቸኩያለሁ ጊዜ ባይኖርም ጥሩ መዘጋጀት አለብኝ ይህ የለት ተለት ልምዴ

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምንና ምን ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎች እከፍታለሁ ወዳጆች ምን እንዳደረጉ እያየሁ ነው መልእክቶችን እመልሳለሁ ሰዓታት ያልፋሉ ይሄ ጤናማ አይደለም። ሌሎች ነገሮች እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልክ ያስፈልገኛል። አሴቶችን ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ የእስክሪን ጊዜን መቀነስ አለብኝ ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው ግን ቁጥጥር ያስ

ዛሬ ምሽት የፊልም ምሽት ነው ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን ምናልባት አስቂሚ ድራማ ፖፕኮር ማዘጋጀት ጀምሬያለሁ መጠጦችን ማዘጋጀት ይቻላል። ሁሉም በሶፋ ላይ እንቀመጣለን መብራቱን እናጠፋለን በትልቁ ስክሪን እንመለከታለን። ለአንዳንድ ጊዜ እና እንስቃለን አስደሰች ክፍሎችን እንወያያለን ፊልሙ ካልደቀበው አልነጋገራለን ምን እንደወደድን እንነጋራለን። የፊልም ምሽት የመዝናኛ ጊዜ ነው ከጓደኞችህ ጋር ጊዜ ማሳለፍ ይበልጣል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

ባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው። እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን የሙዚቃ ምትን መከተል አለብን። መምህሩ እንቅስቃሴዎቹን ያሳያል እኛም እንደግማለን በመጀመሪያ ከባድ ነበር። አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደምናለን ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን ዳንስ ደስታና ኩራት ነው። የኛ ማንነት ነው።

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው ሁሌም እያወዳደርኩ እገኛለሁ ሌሎች ምን እያደረኩ ያየሁ ይሄ የአእምሮ ጤና ላይ ይጎዳል። መተግበሪያዎችን እሰርዛለሁ ለአንድ ወር ከሞከርኩ እፈልጋለሁ የሆነ ህይወት ግንኙነቶችን አተኩራለሁ ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለሁ በአትክልትም መስራት እችላለሁ። ጊዜዬን ለተሻለ ነገር እጠቀማለሁ በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት።

ዛሬ ስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን አሰልጣኝ እያስረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለሁ አለው። አንዳንድ ተግባሮች ውስጥ ስብ ናቸው ጥያቄዎችን እጠይቃለሁ ባልደረቦችም እንዲሁ የተማሩ ናቸው። ርስበስ ረዳዳለን የሰልጠና ቁሳቁዎች ይሰጡናል ይሄ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት በተግባር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው ግን መላመድ አለብን። ቴክኖሎጂ አለማቋረጥ ይለወጣል

የአትክልት ስራ ማረግ እወዳለሁ ትንሽ አትክልት ቦታ አለኝ አተር እና ቲማቲም እዘራለሁ በየቀኑ ውሃ አጠጣለሁ ተክሎች ቀስ በቀስ ያድጋሉ አዲስ ቅጠሎች ሲወጡ ደስ ይለኛል። አፈር መቀነስ እርቃ ከእንቅስቃሴ ነው። እጆቼ ቆሻሻ ይሆናሉ ግን ይሄ ትክክለኛ ስራ ነው። አ አበቦችም እ እዘራለሁ ቀለሞች ያስደስቱኛል የራሴ ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል የአትክልት ስራ መደሰት እና ምርጥ ነው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

የልደት ቀን ይቀርባል ትንሽ አከባበር ማድረግ እፈልጋለሁ ጓደኞቼን ማለጋበዝ እያሰብኩ ነው ቦታ መምረጥ አለብኝ ምናልባት ቤት ውስጥ ይሻላል ኬክ ማዘዝ አለብኝ ቸኮሌት ኬክ ምርጥ ነው። መጠጦችን ምግብ ማዘጋጀት ያስፈልጋል ሙዚቃ ዝርዝር ለማዘጋጀት አለብኝ ያስታውቃልና ቀለማት መግዛት እችላለሁ። ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ይሄን ቀን ልዩ ለማድረግ እፈልጋለሁ ከሰዎች ጋር ማክበር ደስ ያሰኛል እድሜ ክብር ማግኘት ያስፈልጋል

ፀጉሬን ለመቁረጥ ጊዜ ደርሷል በየወሩ እሄዳለሁ መስተካከል ያስፈልገዋል የፀጉር አስተካካይ ጥሩ ናት ምን እንደፈለግ ታውቃለች የሄደው ጊዜ አዲስ ታይል እሞክራለሁ። መጀመሪያ ታጥበዋለች ከዚህ ትቆርጠዋለች በመስታወት እመለከታለው በዙርያዪ ሴቶች ሌሎች እየታደሉ ነው ሁላችንም እንነጋገራለን ስለ ህይወትና ስራ እንወያያለን የሳሎን ነው። ከዚህ ፀጉሩ ደስ ይለኛል ንፁህና ማስተካከል

ዛሬ ስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን አሰልጣኙ እያሰራዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስጥ ውስስብ ናቸው ጥያቄዎችን እጠይቃለሁ ባልደረቦቼም እንዲህ የተማሩ ናቸው እርስ እንረዳዳለን ስልጠና ቁሳቁሶች ይሰጡናል። ይህ አዲስ ክህሎት ለስራ ያግዛል የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን ቴክኖሎጂ ቴክኖሎጂው ያለማቁአረጥ ይለወጣል

ባህላዊ ዳንስ መማር ጀምሬያለሁ። እስክትተህ በጣም ውብ ነው እግሮቹን ትከሻዎች በልዩ መንገድ እንጠቀማለን። የሙዚቃ ምት መከተል አለብን። መምህሩ እንቅስቃሴዎችን ያሳያል። እኛ ምን ደንደግማለን በመጀመሪያ ከባድ ነበር አሁን የተሻልኩት ነው ከሄዶች ተመልሼ ጋር እንለማመዳለን። ሁላችንም አብረን እንደምል አለን ባላችን መጠበቅ አስፈላጊ ነ። በአባላት ላይ እናቀርባለን። ዳንስ ደስታና ኩራት ነው ይሄ የኛ የማን

ምሽት ላይ ቤተሰብ አብረን እንበላለን ይህ የለት ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጀለች እህቶቼ እየረዳት ይሆናል። ሁላችንም በዙሪያው ተቀምጠን እናገራለን አንዳንዱ የእለት ታሪክ ይነግራል። አባቴ ይስቃል እናቴ ትናት ታከትካለች ወንድሜ አዲስ ነገሮች ይናገራል። እኔም የእለት ልምድ አረጋራለሁ እንደዚህ አብረን መሆኑ እወዳለሁ። ቤተሰብ ህይወት ማዕከል ነው። በየምሽቱ እናደርጋለን

የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ አይምሮየ ሁሌ እየሰራ ነው ትኩረት ማረግ አለብኝ። የስልክ መልእክቶችን አላየሁም ሁልጊዜ ለስራ ነው ባልደረቦቼም እንዲሁ ናቸው እርስ በእርስ እንበረታታለን። ትንሽ ጊዜ ይቀረናል በደንብ መስራት አለብን። ስህተቶች መሆን አይችሉም ጊዜው ሲደረስ እፎይታ ይሰማኛል። ግን አሁን መታገል አለብኝ

ሳምንት ውሃ እጥረት አለ በየቀኑ አይመጣም በቦታው ላይ መሙላት አለብን ማለዳ ላይ የመጣው ጊዜ እንጠብቃለን ጀርካኖችን እና ባልዲን ማዘጋጀት አለብን። ሁሉም ጎረቤቶች ይመጣሉ ረጅም መስመር ይፈጠራል መጠበቅ ያሰለቻል ግን ምርጫ የለም ውኋ ለህይወት አስፈላጊ ነው። መፍጠር አይሆና። ለማጠብ እና ለማብሰል እንጠቀማለን በጥንቃቄ መጠቀም አለብን ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ስንት ተስፋ

ዛሬ በሽታ አሞኝ ራስ ምትትና ትኩሰት አለብኝ፤ ወደ ስራ አልሄድኩም፤ ቤት ውስጥ በአልጋ እቆያለሁ ብዙ ውሃ እጠጣለሁ መሬት ወስጃለሁ እናቴን ሾርባ ላከችልኝ ሞቅ ያለ ነው ትንሽ እበላለሁ ድካም ይሰማኛል፤ ማንበብ እንኳን አልችልም፤ ፊልም ብቻ አመለካታለሁ፤ ለመተኛት እሞክራለሁ። እረፍት ምርጥ መዳኒት ነው። ነገ እንደምሻለኝ ተስፋ አደርጋለሁ ጤንነት አስፈላጊ ነው

ዛሬ ምሽት የፊል ምሽት ነው። ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብኝ። ምናልባት አስቂኝ ወይ ድራማ ፖፕኮርን ማዘጋጀት ጀምሬያለሁ መጠጦችን አዘጋጅቻለሁ። ሁሉም በሶፋ ላይ እንቀመጣለን። መብራቱን እናጠፋለን በትልቅ ስክሪን እንመለከታለን። አንዳንድ ጊዜ እንስቅጣለን አላስደሰች ክፍሎችን እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን ምን እንደወደድን እንጋራለን። የፊልም ምሽት የመመዝናኛ ጊዜ ነው። ከጓደኛቼ ጋር ጊዜ ማሳለፍ ይበልጣል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

ምሽት ላይ ዜና አመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥ እና ውጪ ዜና ይኖራል። አንዳንድ ዜኖች ደስ የሚያሰኙ ናቸው። ሌሎቹ አሳዛኝ ናቸው። አየር ሁኔታ መረጃም ይሰጣሉ። ስፖርት ውጤቶችም እወዳለሁ። ጋዜጠኞችም መረጃ ያብራሩልናል። አንዳንድ ጊዜ ከቤተሰብ ጋር እንወያያለን። ዜና መከታተለ አስፈላጊ ነው። አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ይወስዳል። ከዚያ ለእረፍት ይሄዳል

እንጀራ ማብሰል የቤተሰብ ስራ ነው፤ መጀመሪያ ጥቂት መፍጨት አለብን። ከዚያ በውሃ እናቅመዋለን ሶስት ቀናት መጠበቅ አለብን ሲያፍርም ጥሩ ሽታ አለው። ሚጣር ላይ እንጎርፋለን። ትልቅ ክብ መልክ አለው። በሳት ላይ በመፍጥነት ይበስላል ግን እንገለብጠዋለን። ከዚያ በጠጥን እንሸፍነዋለን። እንጀራ ብዬ ቀኑን እጠቀማለሁ ከወጥ ጋር ጠፋጭ ነው ይሄ የኛ ባህሌ ምግብ ነው ማብሰል ጥበብ ይፈልጋል

መጽሐፍ ማንበብ የምወደው ተግባር ነው። በየሳምንቱ አዳዲስ መጽሐፍ ትፈልጋለሁ ታሪኮች አለም ይከፍታሉ ምናባዊ ቦታዎች እጎበኛለሁ። አዲስ ነገሮችንም አራዳለን መጽሐፍት ያልቃሉ ሌሎች ያስቃሉ ወደ ደራሶች ብልህ ናቸው ቃላቸው ልብ ይነኩበታል። ምሽት ላይ ከመተኛቴ በፊት አነባለሁ ቤተ መጽሐፍትም ሄደው እወዳለሁ። መጽሐፎች ጥበብ ይሰጣሉ የተለያዩ ጥበቦችንን አንብቡ ማ አእምሮን ያሳድጋል

በስራ ለመጓዝ የተዘጋጀው ነው። ሌላ ከተማ መሄድ አለብኝ። ጥቂት ቀናት እቆያለሁ። ስትሰቦችም ተያይዘዋል፤ መዳረሻ የማረጋገጥ አለብኝ፤ ትኬቱ ተገዝቷል፤ ሆቴሉ ተይዟል፤ ሻንጣዬን ማሰባሰብ አለብኝ፤ የንግድ ልብሶች ማሸግ አለብኝ፤ ላፕቶፔን ማምጣት አለብኝ የሰነዶች ቅጆች አዘጋጅቻለሁ አውሮፕላን ውስጥ ስራ እችላለሁ። አዲስ ቦታ ለማየት እደርሳለሁ። ግን ቤተሰብ ናፍቃለ፤ የንግድ ጉዞ አንዳንድ ጊዜ አድካሚ ነው። ግን የስራ አካል ነው

በየሳምንቱ ቤተሰቤ ጋር እደውላለሁ ከቤት ርቄ ስለምኖር እንነጋገራለን እናቴም ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጣል። ደስታችሁን እንነጋጋሩና እንነስቃለን ስለአዲስ ነገሮች እንነጋገራለን የቤት ወሎችን እሰማለሁ አንዳንድ ጊዜ ይናፍቁኛል ግን ድምፃቸው መስማት ያስደስተኛል። እዚያ ሁሉን መንገድ እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሉ የልቤ ውስጥ

ኮምፒውተሬ ዛሬ ችግሮች አሉት በጣም ቀስ ብሏል መክፈቱ ረጅም ጊዜ ይወስዳል መተግበዶች ይቀዘቅዛሉ በርግጥ አስጨንቋል መረጃዬን አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አስጀመርኩ ይህ አራዳማ አሁን የቴክኒክ ድጋፍ ልደውል እየሞከርኩ ነው። ምናልባት ቫይረስ ሊሆን ይችላል ወይም የአሮጌ አድሜ ምልክት። ይህን ኮምፒውተር ለአምስት አመታት ነበረኝ አዲስ መግኘት ጊዜው አይደለም መጀመሪያ ችግሩን መፍታት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነን። ሲሰደብቅ ምን ያህል እንደምንጠቀም እንረዳለን

ገንዘብ መቆጠብ እየሞከርኩ ነው በየወሩ አቅጣጫ አለኝ ትንሽ መጠን መተው አለብኝ አላስፈላጊ ወጪዎች መቀነስ ጀምሬያለሁ የቤት ምግብ መብላት ይረዳል ከምግብ ቤቶች ላይ ለመብላት ውድ ነው ወደ ገበያ ዝርዝር ይዤ እሄዳለሁ ተጨማሪ ነገሮችን አልገዛም ባንኩ ውስጥ ማስቀመጥ ደህንነቱ ይጠበቀ ነው። ወደፊት እቅድ ማድረግ አለብኝ አንዳንድ ጊዜ ከባድ ነው ግን አስፈላጊ ነው። ቁጠባ ለነገ ተስፋ ይሰጣል

ዛሬ ትራፊክ በጣም ይበዛል ለሰአታት ያህል አልተንቀሳቀስንም መኪኖቹ ረጃጅም ወረፋ ፈጥረዋል ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱን ያነጋግሩናል ሌሎች ሙዚቃ ያዳምጣሉ። እኔ ውጭ እመለከታለሁ ፀሀይ በጣም ታቃጥላለች። ሙቀቱ መዘግየቱ ያበሳጨኛል ለስብሰባ ዘግይቼ ደርሳለሁ። መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻም

ከስራ በኋላ መራመድ እወዳለሁ አካሌን እንቅስቃሴ ያስፈልገዋል በአካባቢው ዙር እራመዳለሁ አየሩ በጣም ቀዝቃዛ ነው። ሰዎች የተመለሱ ነው ልጆች የተጫወቱ ናቸው ወፎች ወደ ጎጆአቸው ይሄዳሉ። ፀሀይ እየጠለቀች ነው ሰማይንጅ ቀይና ቡርትኻናም ይሆናል። ይህ የእረፍት ጊዜ ነው። አእምሮዬ ይረጋጋል ለነገ ማሰብ ጀመርኩ ደህንነት ይሰማኛል። መራመድ ጤንነት ይሰጣል

ልብስ የማጥበብ በቀን ሁሌ ረቡ ነው ቆሻሻ ልብሶችን እሰበስባለሁ በቀለማ ላይ አለያያለሁ ነጭና ቀለማት የተለያዩ ናቸው በማሽን አጥቤ አያሙኛለሁ መሸት መረጃ አስፈላጊ ነው። ደረቅ ሳይሆን በገመድ ላይ እሰቅላለሁ ፀሀይ ያደርቃችኋለሁ ሽቷቸው ደስ የሚል ነው። ከደረቁ በኋላ አቀብላለሁ አንዳንድ ልብሶች እለብዳለሁ ንጹህ ልብስ መልካም ስሜት ይሰጣል። ይሄ የሳምንት ተግባር ነው። ሁሌ መደረግ አለበት

ዛሬ ትራፊክ በጣም እየበዛል ለሰአታት ያህል አልተንቀሳቀስንም መኪኖቹ ረጃጅም ወደወረፋ ፈጥረዋል ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያነጋግራሉ ሌሎች ሙዚቃ ያዳምጣሉ እኔ ውጪ እመለከታለሁ ፀሀይ በጣም ታቃጥላለች ሙቀት እየበዛል። መዘግየቱ ያበሳጨኛል ስብሰባዬ ዘግይቼ እደርሳለሁ መልእክቱን መላክ አለብኝ። ትራፊክ የከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻም ይንቀሳቀሳል

ደንበኛ አቀራረብ እያዘጋጀሁ ነው በመጪው ሳምንት ይሆናል ሰላይዶች ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት ምስሎችና ግራፎች ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ በራስ መተማመን ማሳየት አለብኝ ጥንያቄዎችን መመለስ ስችል። የቡድን አባላት ያግዙኛል አስተያየታችሁን እጠይቃለሁ አቀራረቡን እናሻሽላለን። ባለኝ በጣም አሳሳቢ ነው። ግን መዘጋጀት አለብኝ። ደምበኞች በየዋህነት እንደምንሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ተስፋ አድርጌ

በስራ ለመጓዝ እየተዘጋጀሁ ነው። ሌላ ከተማ መሄድ አለብኝ ጥቂት ቀናት እቆያለሁ። ሰብሰባዎች ተያይዘዋል መዳረሻ ማረጋገጥ አለብኝ። ትኬት ተገዝቷል ሆቴል ተይዟል ሻንጣዬን ማሳባሰብ አለብኝ። የንግድ ልብሶች ማሸግ አለብኝ። ላፕቶፕ እሄ ደሞ ማምጣት አለብኝ። የሰነዶች ቅጆች አዘጋጅቻለሁ አውሮፕላን ውስጥ መስራት እችላለሁ። አዲስ ቦታ ለማየት እደሰታለው ግን ቤተሰብ እናፍቃለው። የንግድ ጉዞ አንዳንድ ጊዜ አድካሚ ነው። የስ ግን የስራ አካል

ድመት አለኝ ስሟ ሉሲ ናት በጣም ውብና ተንኮለኛ ናት በየቀኑ መመገብ አለብኝ ውሃዋን መቀየር አለብኝ። እኔ ከእኔ ጋር መጫወት ትወዳለች ትንሽ ኳስ ታሳድዳለች አንዳንድ ጊዜ በእግሬ ላይ ትተኛለች ሞቀቷን እሰማለሁ ስትታመም ወደ ዶክተር እወስዳታለሁ። ንጽህናውን መጠበቅ አለብኝ ሉሲ በቤተሰብ አባል ናት። ከእሷ ጋር ደግሞ የስደስ እንሳት ፍቅርና ተጨባጭነት ይሰጣሉ።

ዛሬ ይሄ የቡድን ስብሰባለ አለን ሁሉም ሰራተኞች ይሰበሰባሉ አዲስ ፕሮጀክት ማማያ ያለብን አለቃውበስራ ክፍፍል ያቀርባል እያንዳንዱ ተግባሩ ሚና ያውቃል ሀሳቦችን ተለዋውጠን እናቀርባለን። አንዳንዶች ጥያቄዎች ይጠይቃሉ ሌሎች አማላጭ ይሰጣሉ ጊዜ ገዳብ አጥብቀን መከተል አለብን ትብብር አስፈላጊ ነው። እርስ በእርስ መደጋገፍ ያስፈልጋል ስብሰባው ሰዓት ይወስዳል ግን ግልጽነት ያገኛል ከዛ የወደ ስራ እንመለሳለን። ትነሳሽነት ይሰማናል

የመስመር ላይ ግዢ ብዙ እጠቀማለው በጣም ምቹ ነው ከቤት መውጣት አያስፈልግም ብዙ አማራጮች አሉት። የተለያዩ ድርገጾችን እመለከታለው ዋጋዎችን እነጻጽራለው የደንበኛ ግምገማዎች አነባለው ፎቶዎችና መግለጫዎች እረዳሉ። ወደ ጋሪ እጨምራለው የክፍያ መረጃ አገባለው ትእዛዙ በጥቂት ቀናት ይደርሳል። ማጠቃለያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቅ አይሆንም መመለስ ያስፈልግላል። ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል

የቪዲዮ ጥሪዎች አሁን እየተለመዱ ናቸው ከቤተሰብ ጋር ለመገናኘት እጠቀማለው ፊታቸው ማየት ደስ ይለኛል በስልክ ብቻ ከማውራት የተሻለ ነው። አንዳድ ጊዜ የስራ ሰብሰባዎች በቪዲዮ ናቸው ሁሉም ከስራ ቤት እየሰሩ ይሆናሉ ጥሩ የበየነ መረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነት ይቆራረጣል ወይም ድምፁ ማዘግየት ይኖረዋል ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳንሳል ሰዎች በይታ ማየት እየገኘሁትን ያጠናክራል በዛ ነው የህይወት አካል ነው

አዲስ ጫማ መግዛት አለብኝ የአሮጌ ጫማዬ ተበላሽቷል ወደ ሱቅ ሄድኩ ብዙ አማራጮች አሉ ቀለሞች እና ቅጦች የተለያዩ ናቸው። አንዳንዴ እሞክራለሁ ምቹ መሆን አለባቸው አንዳንዶች በጣም እጥበበኛ ናቸው ሌሎች በጣም ትልቅ ናቸው። ለረጅም ጊዜ መራመድ እችል ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድ ነው። ስፖርት ጫማ ምቹ ናቸው በመጨረሻም አንዱን መረጥኩ። ጥቁር እና ቀላል ቅጥ ደስ ብሎ